መዋኘት እችላለሁ። በጣም በጣም በደንብም ባይባል ያው በመጠኑ እችላለሁ። እና ከዚህ በፊት ያው ዋኝቼ እውቃለሁ አንድም ሁለት ሶስት ጊዜ። ግን በአካባቢዬ የመዋኛ ቦታም ይሁን ወንዝም ስለሌለ አብዛኛው ጊዜ አልዋኝም። ግን ባገኘኝ ባገኘኝ መዋኘት እችላለሁ። የሚል ሀሳብ አለኝ

ከጓደኞቼ ጋር የተለያዩ ስራዎችን እሰራለሁ። ምክንያቱም ከጓደኛ ጋር ከሰው ጋር የምትሰራው ስራ ጥሩ ስለሆነ ብቻህን ከምትሰራ። አብረህ ጓደኞችህን አሳትፈህ የሆነ ስራ ብትሰራ ጥሩ ነው። ስለዚህ ያው እኔ ከጓደኞቼ ጋር አብሬ በጋራ እና በጥምረት እሰራለሁ በሚለው ብንይዘው ጥሩ ነው ብዬ አስባለሁ